የይለፍ ቃሌን በደንብ ነው እምጠብቀው ምክንያቱም ሚስጥራዊ ስለሆነ። እ አንዳንድ እንትኖችን ለሰው እንዳይጋለጡብኝ ማለት አልፎ የተለያየ ነገሮች ውስጥ ሰው ገብቶ እንዳይጎዳብኝ የይለፍ ቃሌን በደንብ እጠብቃለሁ። አስፈላጊ ሲሆን እምቀያይርበት ጊዜም አለ። ስለዚህ ሚስጥሮቼን የባንክ የሚሆን የአካውንቶችን አንዳንድ ስልክ ላይ ያለው ሚስጥር ቁጥሮችን የለፍ ቃሎችን በደንብ እጠብቃችኋለሁ።

መሬት ላይ አወ እቀመጣለሁ። ልጆቼ መሬት ላይ ብዙ ጊዜ ስለሚጫወቱ ከእነሱ ጋር መሬት በመቀመጥ መጫወት አንዳንድ ነገር ማሳለፍ ስራ መስራት። ልብስም ለማጠብ እንዲሁ መሬት ላይ እቀመጣለሁ። ምግብን መሬት ላይ ተቀምጠን እንበላለን። የተለያዩ ስራዎችን ወንበር ላይ ሳንቀመጥ መሬት ላይ ቁጭ ብለን የምንሰራበት እና የምንመገብበት ሁኔታ ብዙ ናቸው።

ልደቴን እውነት እለመናገር አክብሬ አላውቅም የማከብረው የልጆቼን ነው እንጂ የራሴን እንደዚሁ በማስታ ቀኑን በማስታወስ ነው። እንጂ ፕሮግራም አድርጌ እቅድ አድርጌ። በዚህ ቀን እንትን አደርጋለሁ ብዬ ፕሮግራም ድግስ ነገር አደርጋለሁ ብዬ ብዙ የምዘጋጅበት ነገር የለም። እንደዚሁ በማስታወስ ነው የምናከብረው

በልጅነቴ መኖሪያ ቤታችን ሰፊ እና ብዙ ክፍል የነበረው ነው ሳሎን አለው ምኝታ አለው እቃ ቤት አለው የእንግዳ ቤት እና የልጆች የልጆች ክፍል አለው። አለው እንደውም በውጪ ደግሞ ሽንት ቤትም ከውጪ በኩል አለው። ሰፋ ያለ ግቢ ነው መኖሪያው። ተስማሚና ለብዙ ሰው የሚሆን ቤት ነው የቤተሰቦቼ በልጅነቴ የነበረው ነው። አሁን ደግሞ የምኖርበት ጠበብ ያለች የራሴ ሳይሆን ተከራይቼ የምኖርበት ቤት ጠባብ ነው። አራት ሆነን የምንኖርበት ከልጆቼና ባለቤቴ ጋር የምንኖርበት ጠባብ ቤት ነው።

ሽማግሌዎችን የማከብርበት መንገድ የሚሉኝን በመስማት ነው። አንደኛ ምክራቸውን ትልቅ ሰው ሽማግሌ ሰውን ሲመክር። ለጥሩ መንገድ ሲያሳይ ያለፈበትን ታሪክ ሲናገር። ያሉትን ነገር ስራ ላይ በማዋል እና እነሱ ያሉትን ነገር ያዘዙንን ነገር ተግባር ላይ በማዋል ነው። ትልቁ ነገር። እነሱን ማክበር። ያዘዙንን ነገር እቃ ማቀበል ሊሆን ይችላል። መልእክት መላክ ሊሆን ይችላል። ትምህርት ሰጪ የሆኑ ምክሮችን ሊሰጡን ይችላሉ። ስለዚህ ማዳመጥ አንዱ የነሱ አክብሮት መስጠት ነው። እነሱን መንከባከብና እነሱን መርዳት ለምን ደግሞ ተገቢ ነው። በዚህ ነው የማከብራቸው።

ብዙ ጊዜ አዎ ቃሌን እጠብቃለሁ ምክንያቱም ቃሌ ከባድ ነገር ነው። የማልችለውን ነገር እችላለሁ ብዬ ቃል አልገባም። የምችለውን ያቅሜን ደግሞ ቃል የገባሁትን ነገር ትርጉም ላይ ስራ ላይ ትእዛዝ ላይ በማዋል አሳልፈሃለሁ። ያ ትልቅ ነገር ነው። ሰውን አክብሮት ያሳያል። ሰውም ደግሞ ሰውን እንዲያምን ያደርጋል እሱ የሰውን ቃል ማክበርና መጠበቅ። ትልቅ ትርጉም ያለው ነገር ነው። ሰውም የሚወደው ይሄን ነው ቃል መጠበቅ። ትልቅ ነገር ነው ብዬ አስባለሁ እኔም አከብራለሁ።

ካሉት በዓላት በጣም የምወደው በዓል ክሪስማስ ነው የክርስቶስ ኢየሱስ የተወለደበት በኢትዮጵያ ገና በዓል የሚባለው በእሱ በጣም ይመቸኛል። ምክንያቱም ደስታ ነው በጣም ቤተሰብ ተጠራርቶ ሁሉም ነገር ግሮቤት ተጠራርቶ በደስታ የሚያሳልፈው። ትልቅ የክርስቲያን በዓል የሚባለው የገና በዓል ነው ብዙ ደስ የሚለኝ ማለት ነው። እኔ ከሁሉም በዓላት ክርስቶስ የተወለደበት ቀን መታሰቢያ ገና ስለሆነ እሱ ደስ ይለኛል።

ማር ብዙ ወዳጅ አይደለሁም ግን አልፎ አልፎ ክፍለ አገር ገጠር ስንሄድ እንበላለን። ትኩስ ትኩስ ማር ስናገኝ። ንጹህ ማር ገጠር አካባቢ ስላለ እኔም ገዝቼ ለልጆቼ ለትልቁ አለው ትልቁ ነው እስከ አሁን ትንሹ አልጀመረም። ለትልቁ አምጥቼ አውቃለሁ። ለመጠጣትም ሰርተን እንጠቀማለን በዓላት ሲደርስ ምናምን እንጠቀማለን። ማር ብዙም ወዳጅ ሳልሆን አንደ አጋጣሚ ሳገኝ እንጠቀማለን።

የዝናብ ውሃ ክረምት ላይ እሰበስባለሁ ምክንያቱም ቤት ለመወልወል ይሆናል ልብስ ለማጠብ ይሆናል በቃ ቀለል ያሉ ጫማ ለማጠብ። አንዳንዴም ምንጣፎችን ለማጠብ በደንብ ስለሚሆን ቧንቧ። ከምንጠቀም ወይ የዝናብ ውሃ በማጠራቀም ክረምት ሁለት ወር ምናምን አካባቢ። የዝናብ ውሃ በደንብ እንጠቀማለን። ስለዚህ የዘናብ ውሃ በደንብ ሰበሰባለሁ በባልዲ ባልኝ እቃዎች አጠራቅማለሁ